አሁን ደግሞ የምትወደው ፊልም ምንድነው ነው የሚለው? እሺ እኔ የኔ ባህሪ ትንሽ ለየት ይላል ለምሳሌ የምወደው ፊልም ብዬ የምይዘው የለም ግን እስኮሆንኩበት የተመቸኝ ለምሳሌ ተከታታይ ነው። እሱም የውጪ ነው ብዙ ጊዜ የማየው የኢትዮጵያን ብዙ ጊዜ አይመቸኝም ነው። ለዛ የሆነ ነገር ነው። የውጪዎች ለምሳሌ ተከታታይ ፊልሞች ለምሳሌ እንደ ጌም ኦፍ ትሮንስ የሚባሉ አሉ። አሁን እሱ የተመቸኝ ፊልም ነው። የተመቸኝ ተከታታይ ድራማ ነው። ከፊልም ካልን ደግሞ ለምሳሌ ከኢትዮጵያ የወንዶች ጉዳይ ነው የወንዶች ጉዳይ የሚባል አለ። አሁን እሱ በጣም በጣም ቆንጆ ቆንጆ ፊልም ምለው ነው ኢትዮጵያ ውስጥ ከተሰሩ ዋና ፊልሞች ከተዋንያን አንስቶ ከዳይሬክተር ከጽሁፍ ከቀልድ ከሁሉም እየተሟላ ከሁሉም ደስ የሚል ፊልም ነው። ስለዚህ የምወደው ፊልም አንደኛው ከኢትዮጵያ ከሆነ የወንዶች ጉዳይ ነው። ደግሞ ብዙም ብዙም ቁጥሮች ስላሉት በብዙዎቹ ማለት እንችላለን። ሌላኛው ደግሞ ለምሳሌ ከውጭ ካየን ደግሞ ፊልም ደግሞ ለምሳሌ ኢንተርስቴለር አለ። እሱም እሱ የውጪ ነው እሱ አሁን በጣም ደስ የሚል ፊልም ነው። ስለ ስለ ስለ ብዙ ነገር ነው የሚያወራው ስለ ስለ ስለ ምን ልበል? የሚያወሩት ነገሮች በጣም ተወሳስቧል ተወሳስቧል በኋላ ግን ለመረዳት ቀላል ናቸው። እንደ በጣም ደስ የሚያደርጉት ስራዎች ነው። ኤዲቲንግ ከ ከቅንብር አንስቶ ከሙዚቃ ከ ከተዋናዩ ሁሉም ሁሉም ቆንጆ ነው። ስለዚህ የምወድ ፊልሞች እነዚህ ናቸው። እና ደግሞ ከድሮ የፊልም ተዋናይ መሆን እፈልግ ነበር። ፊልም ተዋናይ ማለት ኢትዮጵያ ውስጥ ሳይሆን ወጣ ብሎ ወደ እነ ሆሊውድ ወጣ ብሎ ወደ ዋናዎቹ ጋር እዛ ሄጄ ብተውን እዛ ሄጄ ባረግ በጣም ነው እንደውም ደስ የሚለኝ እኔ እሱ ደግሞ የልጅነት ህልሜ። ስለዚህ የምወደው ፊልም ከተባለ እንደዚህ እንደዚህ ብዙ አሉ። ሌላ ደግሞ የምወደው አክተር ከተባለ ደግሞ ለምሳሌ ተጫዋቹ የወንዶች ጉዳይ ተጫዋች ሸዋፈራሁ ደሳለኝ። ዘርይሁኑ እንደዚህ እንደዚህ በጣም በህይወቴ በጣም ተጽዕኖ ያሳደሩብኝ አክተሮች ናቸው ተዋናዮች ናቸው። ስለዚህ እነዚህ እነዚህ ይመቹኛል።